የምትመኘው የረፍት ጊዜ ምንድን ነው? የሚለው ጥያቄ ለመለስ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ የረፍት አይነቶች በጣም ብዙ አይነቶች አሉ። ከትምህርት መልስ በተለያዩ ዩኒቨርሲቲዎች የተለያዩ በትምህርት ዙሪያ ቆይተን ራሳችንን ወይም ጭንቅላታችንን እና እረፍት ለመስጠት ስል የምናደርገው የእረፍት አይነት አለ። ከስራ መልስ ስራ ስንሰራ ውለን የምናገኘው የረፍት አይነት አለ። እና እንደዚህ እንደዚህ እየተባለ ብዙ አይነት የረፍት አይነቶች አሉ። እና ከነዚህን ውስጥ ደግሞ የእረፍት ያው እኔ ተማሪ ነኝ። ያው ከትምህርት ጋኖ የማገኘው እረፍት ያለኝ እና ከትምህርት መልስ የማገኘው እረፍት ለኔ በጣም አሪፍ ነው። እናም አስፈላጊ ነው ብዬ አስባለሁ። እና የምመኘው የረፍት አይነትም ይሄ ነው

ጫጫታ ማለት ለኔ ብዙ አይነት ትርጉም ልሰጠው እችላለሁ ምክንያቱም ደሞ ጫጫታ ማለት አንደኛ ረብሻ ሊሆን ይችላል። በተለያዩ አካባቢ የተለያዩ ድምጾች ማሰማት እነዚህ ድምጾች ደግሞ ከአዋፋት ከተለያየ የዱር እንስሳት ከተለያየ የቤት እንስሳት እንዲሁም ደግሞ ከሰዎች የተለያዩ ማሽኖች በመሰራ በሚሰሩበት ሰዓት። ጫጫጫ ሊፈጠር ይችላል። እና ከዚህ መሃል ደግሞ እኔን ብዙን ጊዜ የሚረብሽኝ ጫጫታ የጎረቤት ጫጫታ ወይም ደግሞ ጫካ ውስጥ በምሆንበት ሰዓት የአዋፋት የተለያየ የዱር እንስሳት ጫጫታ ይረብሸኛል። እና ብዙ ጊዜ ጫጫታ የሚፈጠረው ከእነዚህ እንስሳት እና ሰው ሰራሽ ድርጅቶች ነው። ጫጫታ የሚገኘውም ከዚህ